በገበያ ዋጋ መደራደር ትችላለህ አሪፍ ጥያቄ ነው እና ለዚህ ጥያቄ ሀሪፍ መልስ እሰጣለሁ ብዬ አስባለሁ እና መልሱንም እንደሚከተለው አቅርብልሃለሁ አዎ በገበያ ዋጋ መደላደር እችላለሁ። አንድ እቃ ስገዛ ነጋዴዎችም ጭምር የተለያዩ የዋጋ ጭማሪ አድርገው ነው የሚሸጡልን። ምክንያቱም እንደምንደራደራቸው ስለሚያውቁ በደንብ ከፍ አድርገው ይጠሩብንና ተደራድረን ተደራድረን ቀንሰው ቀንሰንላቹሃል ለማለት እንደዚህ ያደርጋሉ። እና እኔም ብዙ ጊዜ በገበያው ዋጋ የምደራደር አይነት ሰው ነኝ። እና ጥቅምም አለው።

ግጭቶችን ማስተካከል ትችላለህ? አሪፍ ጥያቄ ነው። አዎ ግጭቶችን ማስተካከል እችላው። በተለያዩ ቦታዎች ግጭቶች ሊፈጠሩ ይችላሉ። ለምሳሌ በትምርት ቤት በመስሪያ ቤት የተለያዩ የተለያዩ ቦታዎች ላይ ግጭቶች ሊፈጠሩ ይችላሉ። እነዚን ግጭቶች ደሞ በመሃል በመግባት በማገላገል እና በማስማማት የተለያዩ ያለ ግጭቶችን መፍታት እችላለው። እና ግጭቶች በማስተካክልበት ሰዓት በጣም አሪፍና ጥሩ ነገር ይከሰታል። ሰዎቹም ከመጎዳዳት ይተርፋሉ እኔም አሪፍና ደስ ሚል ስሜት ይሰማኛል

ልደትህን እንዴት ታከብራለህ? በጣም አሪፍ ጥያቄ ነው። አሁን ያለሁበት እድሜ ወደ ሃያ ሁለት አካባቢ ስለሆነ። ልደቴን የማከብረው። ከጓደኞቼ ጋር ምናምን ሳይሆን የተለያዩ በጓ አድራጎት ድርጅቶች በምስር አቅም ያነሳቸውን አዛውንቶች አሳዳጊ የላቸውም ልጆች በማብላትና በማጥጣት ነው እኔ ልደቴን የማሳልፈው። እና እንደዚህ ማዕረጌም ለኔም የሆነ ለፈጣሪ በጣም አሪፍ ነው ጥቅም ይፈጠራል። ፈጣሪም ይወደኛል። እና እንደዚህ ማረጌ ትልቅ ደስታና ኩራት እንዲሰማኝ ነው። እንጂ እንደ ሀዘን ወይ ደግሞ እንድከፋ ያደረገኝ። እና ልደቴን ማከብረው በዚህ መንገድ ነው

በስራ ላይ ችግሮችን ትፈታለህ? አሪፍ ጥያቄ ነው። አዎ በስራ ላይ ችግሮችን መፍታት ይቻላሉ። እሱም ድሮ ከአባቴ የተመርኩት ነገር ነው። የተለያዩ ችግሮች ሲያጋጥሙ እና ተስፋ ከመቁረጥ እና ከመሰላቸት ይልቅ ችግሮቹን በማየትና በመመልከት መፍትሄ መፈለግ እንደምችል ድሮ አሳይቶኛል። እና ያንን ህግና መስረት በመጠቀም የተለያዩ ችግሮችን እፈታለሁ። ችግሮችን የሚፈጥሩበት ሰዓት ደስ ይለኛል እንጂ የመሰላቸትና የተስፋ መቁረጥ ስሜት አይታይብኝም። እና ችግሮችን መፍታት እወደዋለሁ።

ስራዎችን በቅድም ተከተል ታስቀምጣለህ አሪፍ ጥያቄ ነው። አዎ ስራዎችን በቅድመ ተከተል አስቀምቼ የምሰራ አይነት ሰው ነኝ። እንደዛ ማድረጌም የተለያዩ ጥቅሞች እንዲኖሩ አድርጎልኛል። ለምሳሌ ስራዎችን በቅደም ተከታል አስቀምቼ በምሰራበት ሰዓት ጊዜ እቆጥባሉ እና ጉልበት እቆጥባለሁ። በአንድ ቀን ሁሉንም ስራ ሰርቼ ካልቸረስኩ ብለህ በምንሰራበት ሰዓት የተለያዩ ጉዳቶች ልናከናውን እንችለለን። ስለዚህ ስራዎችን በቅድም ተከተል መስራት ሃሪፈ ነው። እኔም ስራዎችን በቅድም ተከተል እሰራለሁ መስራትም በጣም ሃሪፈ እንደሆነ አውቃለሁ እናም እወዳለሁ

የመጠጥ ውሃን ከየት ታገኛለህ? አሪፍ ጥያቄ ነው። እኔ ብዙ ጊዜ የመጠጥ ውሃዬን የማገኝበት መንገድ ዘመናዊና ቀልጣፋ በሆነ መንገድ ነው። አብዛኛውን ጊዜ በቧንቧ አቤቴ ድረስ የመጠጥ ውሃዬ ይመጣልኛል። ነገር ግን አንዳንዴ የመቆራረጥ ችግር ሲያጋጥሞ ወደ ተለያዩ ቦታዎች በመሄድ። በቃል ግን በጅርካን ይዘን በመምጣት የመጠጥ ውሃዬን አዘጋጃለሁ። እና በዘመናዊው መንገድም በባህላዊ መንገድም የመጠጥ ውሃዬን አገኛለሁ

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ ሩዝ ነው። ሩዝ እና መኮረን ሁለቱም ምግቦች በጣም ነው የምወዳቸው። እና የተለያዩ የሰውነት ጥቅሞችም አሏቸው። ለአሰራርም በጣም ቀላልና ምቹ ናቸው። ግን ከመኮረኒ ይልቅ ሩዝ ይከብዳል አሰራሩ ላይ ትንሽ ግራ የሚያገባ አሰራር አለው። እናቴም እንዳሳየችኝ ምንም ሊገባኝ አልቻለም። መኮረኒ ግን በራሴው አቅም እና በራሴው እጅ ሰርቼ የመብራት አቅም አለኝ። አሰራሩም ቀላል ስለሆነ ብዙ ጊዜ እየሰራሁ የምትጠቀመው መኮረኒ ነው

አዲስ አመትን እንዴት ታከብራለህ? በጣም ሀሪፍ ጥያቄ ነው። አዲስ አመትን የማከብረው። ለቀጣይ አመቱ ሀሪፍ እቅዶችን አሪፍ አላማዎችን በመያዝ ነው። እና አዲስ አመት በማከብርበት ሰዓት የተለያዩ የደስታ ስሜቶች ይሰሙኛል። ከቤተሰቦችህ ጋር ተሰብስቤ በተለያዩ መዝናኛ ቦታ እየሄድኩ እየተዝናናው ምናምን ነው። ብዙ ጊዜ አዲስ አመት የማከብረው እና የተለያዩ አላማውና እቅዶችን ይዤ ነው ለመጫወው አመት አዲስ አመትን የማከብረው። እና አዲስ አመት የማከርበት መንገድ ይሄንን ይመስላል

ከፀሀይ እንዴት ትጠብቃለ? ከፀሀይ የምጠብቀው ነገር ሙቀትና ብርሃኑ ብዙ ጊዜ የፀሀይ መውጣት ለተለያዩ ነገሮች ጥቅም አለው። ምክንያቱም የሰው ልጅ ራሱ ጠዋት ጠዋት ተነስቶ ፀሀይ ይሞቃል። እና ከፀሀይ የምናገኘው ደግሞ ንጥረ ነገር አለ ያንጥራ ነገር ለሰውነታችን ጠቃሚና አሪፍ ነገር ነው። እና ከፀሀይ ሙቀትና ብርሃን እንጠብቃለን። ጨለማው የሚገፍፈው ፀሀይ በመውጣበት ሰዓት ብርሃን ስታመጣ ነው እና ሲቀጥል ደግሞ ሙቀቷ ለተለያዩ ነገሮች ጥቅሞች አሉት። ልብስ አጥበን ልብስ የሚያደርቅልን ሙቀቷ ነው እና ከፀሀይ ሙቀትና ብራን እንጠብቀለን።

የይለፍ ቃልህን ትጠብቃለህ? አሪፍና አወዛጋቢ ጥያቄ ነው። የይለፍ ቃል በብዙ ነገሮች ላይ ልንጠቀም እንችላለን ለምሳሌ በተለያዩ ስልኮች ስልኮች ላይ ኮምፒውተሮች ላይ እና በተለያዩ ነገሮች ላይ ልንጠቀም እንችላለን። የይለፍ ቃልህን እንዳልከኝ ከሆነ ደግሞ እኔ የተረዳሁት ቃል ስገባ ለሰው ልጅ የምት ያ ቃል የገባኸውን ነገር ትፈጽማለህ ወይ ወደሚለው ነው? አሁን አድርጌ ምነግርህ እኔ ቃል የገባሁትን ነገር እምፈጽም አይነት ሰው ነኝ። ቃል መጀመሪያ ስገባ እንደማደርገው አምኜና ታምኜ ስለሆነ ያንን ቃል የገባሁትን ነገር በስነ ስርዓትና በአግባቡ ቃል ለገባሁለት ሰው እፈጽማለሁ።

በእግርህ ምን ያህል ርቀት መሄድ ትችላለህ? ሀሪፍ ጥያቄ ነው ያው እኔ በእግሬ መጓዝ የምወድ አይነት ሰው አይደለሁም የእግር ጉዞ በጣም የሚያስጠለኝና የሚያሰላቸኝ አይነት መንገድ ነው። እና እኔ በእግሬ ብዙ ርቀት አልጓዝም። በጣም በዛ ከተባለ ከአምስት ኪሎ ሜትር በላይ በእግሬ መጎዝ አልችልም። እግሬንም ተረከዜንም በጣም ያመኛል። ድሮ ጀምሮ በእግሬ መጓዝ ስላለመድኩኝ አሁንም በእግሬ መጓዝ አልችልም። እና በእግሬ ከአምስት ኪሎ ሜትር በላይ ርቀት እሄዳለሁ ብዬ አላስብም

ማብሰል ትችላለህ? አዎ ማብሰል እችላለሁ። ማብሰል ያው ከባድና አወዛጋቢ ነገር ነው። ግን በዛው ልክም ቀላል ቀላል የምግብ አይነቶች አሉ። ለማብሰል ቀላል የሆኑ። አያቴ ካስተማረችኝ ካስተማረችኝ ውስጥ ለማብሰል ቀላል የሆኑ ነገሮች እንቁላል ፓስታ ኢንዶሚ ሩዝ ናቸው ብላ አስተምረኛለች። እኔም እነዚህን አይነት ምግቦችን በቀላሉ ማብሰል እችላለሁ። ማብሰል የምችለው ምግቦች አሁን የጠቀስኩልህ እንደዚህ ምግቦች ነው። እና ለጠየከኝ መልስ ሀሪፍ መልስ ያየኝ መሰለኝ እና አመሰግናለሁ

ቡና ወይስ ሻይ ትመርጣለህ? እኔ የምመርጠው ቡና ነው። ቡና ለተለያዩ ነገሮች ጥቅሞች አሉት። ለምሳሌ ለድካም ድካም ስሜት ቡና በምንጠጣበት ሰዓት ያ ድካም ድካም ስሜት ይጠፋል። እና ለእንቅልፍ እንቅልፍ ማታ ማታ በማነብበትና ስራ በምሰራበት ጊዜ ያስቸግረኝ ነበር። ድሮ ቡናን በመጠጣት እና በመጠቀም ነው ይሄን የእንቅልፍ ስሜት ያጠፋሁት። ቡና አጠጥቼ የምሰራው ስራ በጣም አሪፍ እና ቆንጆ የሚባል ስራ ነው። እና ከሻይ እና ከቡና የቱን ትመርጣለህ? ብለህ ለጠየከኝ ጥያቄ እኔ የምመርጠው ቡና ነው።

ቅሬታዎችን እንዴት ታስተናግዳለህ? እኔ ቅሬታዎችን የማስተናግድበት መንገዶች የተለያዩ ናቸው። ቅሬታዎች በብዙ አይነት እንትኖች ሊገለጹ ይችላሉ። አንዳንዶቹ ቅሬታዎች ስድብና ቁጣ አዘል አላቸው አንዳንዶቹ ደግሞ ዛቻ የመሰለ መልእክት ይዞው ነው። ቅሬታዎችን እሚልኩልህ እና እኔ በምቀበልበት ሰዓት የራሴ ጥፋት ከሆነ እሺ ይቅርታ ብዬ ቅሬታዎችን እቀበላለሁ። የራሴ ጥፋት ካልሆነ ደግሞ እንዴት አጠፋው ይሄ ቅሬታ እንዴት መጣብኝ የሚለውን ጥያቄ ቅሬታ ላቀረቡልኝ ሰዎች መልሼ በመጠየቅ። የነሱን ምላሽ ሰምቼ እም ወስን ይሆናል። እና ቅሬታዎችን በይቅርታ እቀበላለሁ

ዋና ሀላፊነቶችህ ምንድናቸው? የእኔ ዋና ሀላፊነቶች የሚባሉት ሀላፊነቶቼ የተለያዩ ነገሮች ናቸው ለምሳሌ ቤተሰብ ማስተዳደር እናት እና አባቴን ማገዝ መታዘዝ መጦር እና በስራ ቦታ ደግሞ ለራሴ የተሰጠ ሀላፊነቶች አሉ እነዛን ስራወች በአግባቡ መወጣት ብዙ የስራ አይነቶች አሉ ማታ ማታ ሲመሽ በሮችን ቸክ ማድረግ በሮች መቆለፋቸውን ቸክ አደርጋለሁ እና የእኔ ሀላፊነቶች እነዚህ መስራት ነው

ባዶ እግርህን መራመድ ታቃለህ አወ ባዶ እግሬን መራመድ አቃለሁ የሆነ ጊዜ ጫማየ የሆነ ጉዞ ላይ በመገንጠል ወደ ስምንት መቶ ምናምን የሚሆን ሜትር በግሬ በባዶ እግሬ ተጉዣለሁ እና በባዶ እግሬ በምጓዝበት ሰዓት በጣም የሚያስጠላ ስሜት እና ከባባድ ጉዳቶች ደርሶብኛል ከደረሱብኝም ጉዳቶች መካከል እግሬ በተለየዩ ብርጭቆወች ተቆርቷል በተለያዩ ብሳኖች ተወግቷል እና ድንጋዮች ጣቴን መተውኛል ያም እግሬ ላይ ከባድ ጠባሳ እንዲያሳርፍ አርጎብኛል እና በእግሬ ተራምጄ አቃለሁ በተራመድኩበትም ሰዓት የተለያዩ ጉዳቶች አስተናግጄ በጣም የሚያስጠላ እና አሰቃቂ የሆነ ጊዜ አሳልፌያለሁ።

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ። ጥፍሬን መቁረጡ ጥሩና አሪፍ ነገር ነው ብዬ አስባለሁ። ምክንያቱም ለጤናም ሆነ ለተለያዩ ነገሮች አስፈላጊ ነው። ለጤና ያልኩህ በጥፍሬ ውስጥ እየተለያዩ ቆሻሻዎች በመያዝ በምመገብበት ሰዓት እነዛ ቆሻሻዎች አብረው ወደ አፌ በመግባት ወደ ሰውነቴ በመግባት የተለያዩ በሽታዎችን ሊያስዙኝ ይችላሉ። ለውበቴ ያልኩ ደግሞ ጥፍሬን ሳልቆረጥ ቀርቼ በጥፍሬ ውስጥ ብዙ ቆሻሻ ካለ ሰዎች ሲያዩት በጣም አስጠሊና በጣም የሚያስጠላና የሚዘጋ ነገር ውበት ይኖረዋል እና እኔ ደግሞ ይሄን ስለማልፈልግ ጥፍሬን በሳምንት ሁለቴ እቆርጣለሁ

ማሰላሰል ታደርጋለህ? ጥያቄዎች ግን አማርኛቸው በደንብ የተስተካከል አይደለም ግን እኔ ማሰላሰል እችላለሁ የማሰላስትልበት ምክንያት ደግሞ የተለያዩ ነገሮች ስገትሙኝ ለብቻዬ ቁጭ በማለት አሰላስራለሁ። ለምሳሌ የተለያዩ ችግሮች ሲገጥሙ የብር ችግር ሲገጥመኝ ብር እንዴት ላገኝ እችላለሁ? በየትኛው መንገድ መግኘት እችላለሁ የሚለውን ሀሳብ እየመጣው ወደ ጭንቀለት አስገብቼ አሰላሰላለሁ

ልብስ በእጅ ታጥባለህ ልብስ ብዙ ጊዜ ድሮ ድሮ በእጄ ነበር የማጥበው። የልብስ ማጥቢያ ማሽን ሳልገዛ በፊት። ድሮ በ እጄ እያጠብኩ እጄ መገጣጠሚያው ጋር ትንሽ ችግር አለብኝ አሁን ራሱ ከባድ ስራ በምሰራበት ሰዓት እጄን ያመኛል። እና በእጄ በማጥበት ሰዓትም ልብሱ አይጠራም። የመመንቸክ ባህሪ አለው። እና በእጄ የልብ አላጥብም። አሁን ባለው በሰአት ደግሞ የማጥፍበት ማሽን ስላለኝ። በማሽን ነው የማጥበው ማሽን ሀሪፍ እና ለማጠብ ቀላል የሆነ ነገር ነው። ልብሶችህም ጥርት አድርጎ ነው የሚያጥበው እና አሁን በእጄ ልፈላጡ የማጡ በማሸነፍ

ቅርጫት አለህ። አሪፍ ጥያቄ ነው እኔ ቅርጫት አሁን የለኝም። ቅርጫት ነበረኝ ነገር ግን እቤት የአክስቴ ልጆችን ማምጣት የተለያዩ እቃዎችን። ይዞም ይዞም ሄጃ ሲያጡ ቅርጫትህን ልዋስ በሚል ተልካሻ ምክንያት ቅርጫቴን ወስደው በዛው አስቀርቶታል። እኔም ከዛሬ ነገ ይመልሳሉ ብዬ በተስፋ ብጠብቅም እነሱ ግን አላየንም በማለት ክዷል እና አሁን ባለውበት ሰዓት ቅርጫት የለኝም። ቅርጫትም ወደፊት መግዛት አስቤያለሁ። የቅርጫት ዋጋ ተወዷል እና ቅርጫት የሚመጣው ቅዳሜ ሄጄ ገጠል ቢያስብ አሉ። እና አሁን ባለውበት ሰዓት ቅርጫት የለኝም

ለስራ ትጓዛለህ አሪፍ ጥያቄ ነው። ብዙ ጊዜ ከምሰራበት ቢሮ ውጭ ወደ ተለያዩ ቢሮ ወደ ተለያዩ ሀገራት ለስራ እላካለሁ። ለምሳሌ አሁን የምሰራው አዲስ አበባ ከሆነ ወደ ተለያዩ ሀገራት በመሄድ ሰዎችን እንዳሰለጥን እንድመክርና እንዳሳያቸው እላካለሁ። ወደ ባህር ዳር ሆነ ጊዜ ለስራ ተጉዣ አውቃለሁ። በዛም ጉዞዬ ውስጥ ብዙ አስደሳችና አሪፍ ነገሮች አሳልፊያለሁ። እና እዛም ሄጄ የተዘዝኩትን ስራ በአግባቡ ፈጥሜ መጥቻለሁ። እና ለስራ ተጉዘህ ታቃለህ ለሚለው ጥያቄ አዎ አቃለሁ ነው መልሴ

ማህበራዊ ሚዲያ ትጠቀማለህ? አሪፍ ጥያቄ ነው። አዎ ማህበራዊ ሚዲያዎችን እጠቀማለሁ። የምጠቀምበትን ምክንያቶች በጣም የተለያዩ አዝናኝ እና ሀሪፍ ነክ ነገሮች አገኛለሁ። ከአዝናኝነት ሲያልፍ ደግሞ ትምህርት ነክ የሆኑ ነገሮች እና ስለሀገራችን ያሉበት ፖለቲካዊ ና ፖለቲካ ነክ ነገሮች ብዙ ነገሮች ማህበራዊ ሚዲያ በምጠቀምበት ሰዓት ነው የምመለከተው። እና ማህበራዊ ሚዲያ መጠቀም ለኔም ሆነ ለተለያዩ ሰዎች ጥቅም አለው ብየ ነው የማስበው እንጂ ጉዳት አለው ብየ አላስብም። ያው ጉዳትም አለው። የምንጠቀመውን ነገር ካላውቅን ማህበራዊ ሚዲያ ወደ ጉዳት እና መቸም ወደማንወጣው ሱሱስ ሊያስገባን ይችላል። እና እኔ ማህበራዊ ሚዲያ እጠቀማለሁ። የምጠቀምበት መንገድ ለተለያዩ ጠቃሚ እና ሀሪፍ ነገሮች ነው።

ብዙ ትንሽ አለ ያው ይሄ ጥያቄ? አዎ ብዙ ነሽ አሉ። ብዙ ትንሽ አለ? በሚሉ ጥያቄ አዎ ነው መልሴ እና በዛም አሪፍ እና ደስተኛ ነኝ። ብዙ መንሻ አልልም አሪፍ ነው ብዬ አስባለሁ። እና እኔ ብዙ ትንሽአለህ ለሚለው ጥያቄ አዎ ብዙ እሻለሁ ነው መልሴ

የመንገድ ስም ታውቃለህ? አዎ ብዙ የመንገድ ስሞች አውቃለሁ ለምሳሌ እኔ በምኖርበት አካባቢ ብዙ የመንገድ ስሞች አሉ። ለምሳሌ ደው ሜዳ የሚባል መንገድ ስም አለ። ቦርከና ብዙ ብዙ አይነት መንገድ ስሞች አሉ። ነገር ግን ከእነዚህ ከሁለት ስሞች በስተቀር ሌላ ስሞች አላውቅም ብዬ ነው የማስበው እኔ እና የመንገድ ስሞች ታውቃለህ ብላ ለጠየከኝ ጥያቄ መልስ ያተንኝ ይመስለኛል እነዚህ የመለስኩልህ መልሶች ናቸው። እኔ የማውቃቸው የመንገድ ስሞች

ከልጅነት የምትዘክረው ነገር አለ? አዎ ብዙ ነገሮች አሉ። ለምሳሌ በልጅነቴ በጣም አልቃሻ እና ነጭናጫ ልጅ ነበርኩ። ብዙ ብዙ ብዙ ነገሮች አሉ ለምሳሌ። አልቃሻ በመሆኔ ምክንያት ከብዙ ሰው ጋር ተጣልቻለሁ ሰው አይወደኝም። ነጭናጫም ነበርኩኝ ይሄን ባህሪዬን ብዙ ስለማይወድ። በቃ እንደ እንትን እንደ እንደማያመቻቸው ይነግሩኛል። እና በልጅነቴ ብዙ የምትዘክር ሰው ነበርኩ

ማንቂያ ሰዓት ትጠቀማለህ? እኔ ብዙ ጊዜ የማንቂያ ሰአቶችን አልጠቀምም። ያው በተለምዶ ነው የምነሳው ከእንቅልፌ። እና አልፎ አልፎ ግን ማታ አምሽቼ በምተኛበት ሰዓት ማንቂያ ሰአቶችን ለመጠቀም እገደዳለሁ ምክንያቱም ማንቂያ ሰዓት ሰዓት ሳይረፍድ ባልኩት ሰዓት ላይ ሊቀሰቀስህ የሚችል ቴክኖሎጂ ነው። እና እኔ ለጠየከኝ ጥያቄ መልስ የሰሁ ይመስለኛል። ማንቂያ ሰዓት አልጠቀምም አልፎ አልፎ ብቻ ነው የምጠቀመው

የስልክ ካሜራ ትጠቀማለህ? አሪፍ ጥያቄ ነው እኔ የስልክ ካሜራን እጠቀማለሁ። ብዙ ጊዜ የተለያዩ ቦታዎች በሚሄድበት ሰዓት የስልክ ካሜራ በመጠቀም ለትውስታ የሚሆን ፎቶዎችን እናሳለሁ። አሁን ባለፈው ወደ ባህርዳር ስሄድ በተለያዩ ቦታዎች ላይ በስልክ ካሜራ ተነስቻለሁ። የተለያዩ ሀውልቶች አሉ የተለያዩ መዝናኛዎች አሉ የተለያዩ እንስሳዎች አሉ እነዛን በማይበት ሰዓት ከሐውልቶቹ ጋርም ከመዝናኛዎቹም ጋርም ከእንስሳዎቹም ጋር የተለያየ ራሱን የቻለ ፎቶ አለኝ። እና ይሄ ፎቶም ደግሞ አሪፍና ደስ የሚል ጊዜ እንዳሳለፍኩ ማሳያ ምስክር ነው። እና በማሳጠብ እቤት አስቀምጠዋለሁ ብዬ አስባለሁ እና የስልክ ካሜራ እጠቀማለሁ።

የስራ ግምገማ ታደርጋለህ? አሪፍ ጥያቄ ነው። አዎ ብዙ ጊዜ የስራ ግምገማዎችን አደርጋለሁ። የስራ ግምገማም የማደርግበት ምክንያት ስራው ምን አይነት ሁኔታ ላይ ነው? አሪፍ ነው ወይስ ስራው በጣም ቀንሷል? የሚለውን የማረጋግጠው የተለያዩ ግምገማዎችን በማረግ ነው ግምገማ በሚደረግበት ሰዓት የተለያዩ ሰራተኞች ማንኛው በደንብ እየሰራ ነው ማንኛው ደግሞ እየቀለደ ነው የሚለው የምናውቅበት መንገድ የስራ ግምገማ ነው እና እየቀለደ ያለውን በማስጠንቀቂያ እናልፈዋለን። በደንብ ጠንክሮ እየሰራ ያለውን ደግሞ በተለይ ጥቅሞች እናበረታታዋለን እስከ ደሞዝ ጭማሪ ድረስ የሚያደርስ ነገሮችን እያደረግን በደንብ ወደ ፊት ጠንክሮ እንዲሰራ እናደርጋለን እና የስራ ግምገማዎችን አደርጋለሁ።

ማቅረቢያ ማረግ ትወዳለህ? አሪፍ ጥያቄ ነው። ግን ቃላቶቹ ላይ ትናንሽ ግድፈቶች አሉት እነሱ ቢስተካከሉ ባይ ነኝ። ማቅረብ ማረግ ትችላለህ የሚለው ጥያቄ። ብዙ ጊዜ የተለያዩ መድርከች ላይ በመምጣት ማቅረብ እሚችል አይነት ሰው አይደለሁም። እሱም ደግሞ ከልጅነቴ ጀምሮ የቆመ በራስ መታመን ስራ አልሰራም። ድሮም ሆነ መምህር በራሴ እንዳልተነማን አርጎ ገሎኛል። የሆነ እንግሊዝ መምህር አለ። አሁንም ድረስ እንደዚህ አይነት ነገሮችን መቅረብ አትችልም። መቼም አይሳካልህም አንተ አትሆንም ለ እንደዚህ አይበት ስራ ሌላ ነገር ሞክር እያለ ሞራሌን ስለገደለው። የተለያየ አሁን አድጌ ራሱ የተለያየ ቦታዎች ላይ በምቆምበት ሰዓት ያ ሰውዬ ትዝ እያለኝ መቅረብ አልችልም እና ለጠየከኝ መልስ። ይሄ ነው መልሴ

ምን አይነት ጥቅማ ጥቅሞች አሉ? እኔ ምንም አይነት ጥቅማ ጥቅሞች የሉኝም። ሊኖረኝም አይችሉም በየትኛው ፍሬ እና በየትኛው ክህሎቴ ነው ጥቅማጥቅሞች ሊኖሩኝ የሚችሉት። እና ጥቅማጥቅሞች ስትል ግን ትላንትና ወንድሜ በቢሮ ውስጥ አሪፍ ስራ የሰራ ተብሎ ትልቅ ጥቅማ ጥቅሞች ተሰጥቶታል። ያን ጥቅማ ጥቅሞች ማታ አምጥቶ እያየነው ነበር። የተለያዩ የደሞዝ ጭማሪ የተለያዩ ሰአቶች የተለያዩ ስጦታዎች ተሰጥቶት ተሰጥቶት ማታ እያሳየን ነበር

በስራ ላይ የምን ተግዳሮት አለህ? አሪፍ ጥያቄ ነው በስራዬ ላይ ያለኝ ተግዳሮት ብዙ የሚባል አይደለም። ግን ስራዬን ሳልጨርስ ምንም አይነት ነገር ላልጀምርና እረፍት ላላረግ የሚል የራሴ ተግዳሮት ለራሴ። እጠቀማለሁ ይህን ተግዳሮት በምጠቀምበት ሰዓት ስራዬን በሙሉ ሀይልና በተለያየ የስሜት እርካታ እንድሰራ ጠቅሞኛል። እና የራሴ ትግራሮት ምንድነው? ስራዬን ሳልጨርስ ምንም አይነት እረፍት ላለረግ እና ሌላ የተለያየ ስራ ላልጀምር የሚል ተግዳሮት የራሴ አለኝ

በመስመር ላይ ቪዲዮ ትመለከታለህ? አሪፍ ጥያቄ ነው አዎ ብዙ ጊዜ በመስመር ላይ ቪዲዮዎችን እመለከታለሁ። እና ሌላም አማራጭ ደግሞ ቪዲዮ ምመለከትበት የተለያዩ የቲቪ ቻናሎች ላይ እመለከታለሁ። በኮምፒውተር እመለከታለሁ። በተለያዩ አይነት አጋጣሚዎች እመለከታለሁ ለምሳሌ በስልኬም በዩቲዩብ ምናምን በመሳሰለት ነገሮች ላይ እመለከታለሁ። እና በመስመር ላይ ቪዲዮ መመልከት እችላለሁም እወዳለሁ

የክላውድ ማከማቻ ትጠቀማለህ? አሪፍ ጥያቄ ነው እና ለዚህ ጥያቄ አሪፍ መልስ እሰጣለሁ እሰጣለሁ ብዬ አስባለሁ እና መልሱንም እንደሚከተለው አቀርብልሃለሁ። የክላውድ ማከማቻ አልጠቀምም መጠቀም ባለብኝ ሰዓት ልጠቀም እችላለሁ። ከዚያ ውጭ ግን ብዙ ጊዜ የክላውድ ማከማቻ አልጠቀምም

"የደንበኛ እርካታን ታሳውቃለህ?" የደንበኛ እርካታን አሳውቃለሁ። ብዙ ጊዜ ደንበኞች በእኔ ስራ ሀሪፍና ደስ የሚል ስሜት ሲሰማቸው ሳይ የተለያዩ ደስ የሚል ስሜቶች ይሰሙኛል። በደንበኞች ደስታ እኔም የምደሰተ አይነት ሰው ነኝ። ምክንያቱም ደምበኞቼ በስራዬ ደስ አላቸው ማለት የኔ ስራ አንድ ክፍል ወደ ላይ ከፍ እንዳለ ነው የሚሰማኝ፤ እና እኔ በደንበኞቼ እርካታ ምደሰት አይነት ሰው ነኝ እና የደንበኞች እርካታ አሳውቃለሁ።

ሌሎችን ማስተማር ትችላለህ? ብዙ ጊዜ እኔ ይሄን አስተምራለሁ ብዬ የማስበው የራሴ የሆነ እውቀት የለኝም ነገር ግን የማውቀውን ነገር ለማያውቁ ሰዎች ለማስተማር እና ለማሳየት እኔ ዝግጁ ነኝ። እናም ሌሎችን አስተምሬ እነሱ ያስተማርኳቸውን ነገሮች ገብቷቸው እና አውቀውት በሚሄዱበት ሰዓት ደስተኛና አሪፍ ዜጋ እንደምፈጥር እርግጠኛ ነኝ። እና ሌሎችን ማስተማር እወዳለሁ

የስራ ምግባር ታከብራለህ? አሪፍ አዎ እኔ ስራ ሀሪፍ ጥያቄ ነው። በመጀመርያ ደረጃ የስራ ምግባር አከብራለሁ። ምክንያቱም ስራዬ ለኔ በጣም ትልቅ ቦታ ያለው ነገር ነው። ስለዚህ የስራ ምግባር የማከብር አይነት ሰው ነኝ በማክበሬም ደግሞ ካለቃዬም ጋር ሆነ ከስራ ባልደረቦቼ ጋር ጥሩ ግንኙነት ፈጥሬያለ። እና የስራ ምግባር የማከብር አይነት ሰው ነኝ በማከበሬም ሀሪፍና ጥሩ ደረጃ ላይ ይደርሻያለሁ። እስካሁን ስርዬን ማስቀጥለው በስራ ምግባር በማክበር የምክንያት ነው።

ሌሎችን ማበረታታት ትችላለህ አሪፍ ጥያቄ ነው። ለዚህ ጥያቄ አሪፍ እና ግልጽ መልስ እሰጣለሁ ብዬ አስባለው። እና መልሱንም እንደሚቀርበው አቅርብልሃል እንደሚከተለው አቅርብልሃለው። ሌሎችን ማበረታታት ትችላለህ እኔ አዎ ብዙ ጊዜ ሌሎችን ማበረታታት በጣም ነው የምችለው። የሰው ልጅ ብዙ ጥሩ ነገር ሰርተህ አንድ ትንሽ ስህተት ስትሰራ ከዛ ከብዙ ጥሩ ስህተት ጥሩ ነገር ይልቅ ትንሿ ስህተት ጎልታ የምትታየው ስለዚህ የዛን ጊዜ ያማሩሃል አንተ አትችልም አንተ ማትረባ ስው ነህ። አንተ በቃ ተስፋ ቁረጥ ምናምን ይላሉ። እኔ ግን ምንም የሰው ልጅ ቢሳሳት። ዛሬ ነገ አይደለም እና ነገ ሌላ ቀን ነው። በሚለው ሀሳቤ በቃ እንደምታስተካክለው አይዞህ ያልፋል እያልኩኝ ሰዎችን ማበረታታት እችላለሁ

አዲስ ቴክኖሎጂ መማር ትወዳለህ አዎ እኔ አዲስ ቴክኖሎጂ መማር እወዳለሁ፤ አሁን ዘመኑ የቴክኖሎጂ ስለሆነ አዳዲስ ነገሮችን እየተማርን ከዘመኑ ጋር እኩል ካልሄድን ጥሩ አይመጣም ብዬ የማስበው አይነት ሰው ነኝ፤ እና አዲስ ቴክኖሎጂ መማር በጣም ጥሩና ጠቃሚ ነገር ነው ምክንያቱም ከዘመኑ ጋር አብረህ እንድትሄድ ያደርጋል፤ እና የተለያዩ ጥቅማ ጥቅሞች በአዲስ ቴክኖሎጂ ምክንያት ሲመጡ እኔዚያን ጥቅማ ጥቅሞች ቀድሞ የማግኘት እድል አለ። እና አዲስ ቴክኖሎጂ መማር እወዳለሁ፤ እፈልጋለሁም አሁንም መማር እፈልጋለሁ።

አመራር እና ሚና አለ፤ አዎ አመራር እና ሚና አለኝ። በመጀመሪያ አሪፍ ጥያቄ ነው፤ ለዚህ አሪፍ ጥያቄ አሪፍ መልስ እሰጥሃለሁ ብዬ አስባለሁ፤ እና መልሱን እንደሚከተለው አቀርብልሃለሁ። ነው ያለኝ፤ አንድ ነገር ላይ አመራርና ከለለህ፤ ያ ነገር ጥሩ የመሆን እድሉ በጣም ዝቅተኛ ነው፤ ለምሳሌ በስራ ህይወቴ ላይ አመራርና ምን አለኝ ደሞዝ በሚቀበልበት ሰዓት ለዝናኛም ምና ምን ምናምን መጀመሪያ አላወጣም የተለያዩ ቤቶችን የምጠቀም ነገር እና ቤተሰቦችን የምጠቀም ነገር ላይ ነው፤ መጀመሪያ ደሞዜን የማወጣው ከዛ የተረፈውን ነው ወደ መዝናኛ የማወጣው፤ እና እሄ ምን ያመለክታል የራሴ አማራር እና ሚና እንዳለኝ ነው፤ ከመዘናናት ይልቅ ለቤተሰቦቼ ማድረግ እንዳለብኝ የራሴ አመራር እና ሚና ነው፤ እና አመራር እና ሚና አለኝ።

በፉም ማብሰል ትችላለህ እኔ ፉሃም የማውቀው እሳት በጣም በስሎ ወደ ሀይለኛ የመሆን ሙቀት ሲለወጥ ፉሃም በፉሃም በማለት አዉቃለሁ እና እኔ በዛ ማብሰል እችላለሁ። እማበስልም አሪፍ አሪፍ ምግቦችን ማብሰል እችላለሁ ለምሳሌ ከማበስላቸው ምግቦች መካከል እሩዝ፣ ሜኮረኒ፣ ሽሮ ወጥ፣ ክክ፣ ስጋ እንደዚ አይነት ምግቦችን በ ፉሃም ማብሰል እችላለሁ። እና አሪፍ ነገር ለማብሰል ጥሩ ነው እኔ በ ፉሃም ማብሰል እችላለሁ

ጠዋት ወይስ ማታ ሰው ነህ? ጥያቄዎቹ በማወዛገብ አወዛጋቢ ጥያቄዎች ናቸው። ነገር ግን እኔ በተረዳሁት መሰረት ልመልስ እችላለው። ጠዋት ወይስ ማታ ሀሪፍ ሰው ነህ ሚለው? እኔ ጠዋት ጠዋት ሀሪፍ ሰው ነኝ ብዬ አስባለው። ምክንያቱም ጠዋት ጠዋት ላይ ከእንቅልፌ ተነስቼ በአዲስ መስፈስ ነው። ምወጣው ከቤት እና ጠዋት ጠዋት ላይ ሰው ነኝ እኔ

ከጎረቤቶችሁ ጋ ጥሩ ግንኙነት አለህ እንደዚህ አይነት አሪፍ አሪፍ ጥያቄ በመጠየቅ ሰዓት አሪፍ መልስ እሰጣለሁ። አዎ ከጎረቤቶች ጋ ጥሩ ግንኙነት አለኝ። ጥሩ ግንኙነት እንዲኖረን ያረጋል ምክንያት በጣም እምንጓባባው ከድሮ ጀምሮ አብረን ወደ አስር አመት ምናምን አብረን ኖረናል ጎርቤቱ ሁነን። እና በዛ ኖሮ ውስጥ የቸገረውን አበድረዋለሁ እረዳዋለሁ እሱም እኔ የቸገረኝን ያበድረኛል ይረዳኛል እና እሄ የጎረቤት ጥቅማ ጥቅም ነው ብዬ አስባለሁ። እና ከጎሪቤቴ ጋ ጥሩ ግንኙነት አለኝ ብዬ አስባለሁ

ማሸነፍ ትችላለህ? አዎ ብዙ ጊዜ ማሸነፍ እችላለሁ። ማሸነፍም እንድችል ያደርገኝ ብዙ ነገሮች አሉ ከነዛ መካከል ታላቅ ወንድሜ ነው። ማሸነፍ አልሸነፍ ባይነትን ተስፋ አለመቁረጥን ያስተማረኝ ታላቅ ወንድሜ ነው። እና በዚህ አጋጣሚ ታላቅ ወንዴን በጣም ነው የምወደው። ሲቀጥል ደግሞ ማሸነፍ በጣም ሀሪፍና ደስ የሚል ስሜት ነው። ለማሸነፍ ደግሞ በጣም ከባድ መስዋዕትነት መስዋዕትነት መክፈል አለብን። የተለያዩ ነገሮችን ማድረግ ካለብን ልናደርግ እንችላለን። እና ማሸነፍ እወዳለሁ።

ቂም ትትት ታቆያለህ እኔ ቂም የማቆይ አይነት ሰው አይደለሁም። ቂም ሲጀመር አልይዝም እኔ። ያው ብዙ ጊዜ ቂም መያዝ። ጥሩ አይደለም ብዬ የማስበው ሰው ነኝ። እና በዛ ምክንያት እኔ ቂምም አልይዝም። ቂም መያዝ የሰይጣን ምልክት ነው። ጥሩ ደስ የሚል ነገር የለውም። እና ቂም

በመስመር ላይ ገዢ ነህ አሪፍና ውስጥ ጥያቄ ነው? ያው በመስመር ላይ ገዢ ነው የሚለው ጥያቄ ኦንላይን ኦንላይን ላይ ገዢ ነው በሚለው ወስጄው ኦንላይን ላይ ብዙ እቃዎችን እገዛለሁ። የተለያዩ እቃዎችን ከውጭ ሀገር ድርጅቶች በማለት እኛ ሀገር ላይ ውድ የሆነ እቃዎችን እዛ በርካሽ ብር አዛለሁ እና መስመር ላይ ገዢ ነኝ

ዋይፋይ ትጠቀማለህ አሪፍ ጥያቄ ነው? አዎ ዋይፋይ እጠቀማለሁ። ከተለያዩ ዳታዎች ዋይፋይ በጣም የተሻለ እና አሪፍ ነገር ነው። ዳታ ከዋይፋይ አንፃር በጣም ብርን ይበላል። አሁን የአንድ ሰዓት ዳታ አስራ አምስት ብር ነበር ሰሞኑን የሀገራችን ኢትዮ ቴሌኮም የሚባል ድርጅት በጨመረው ምክንያት መሰረት ሃያ ብር አድርጎታል። አሁን እና ከዚህ ሁሉ ነገር ዋይፋይ በጣም አሪፍ ነው። ዋይፋይ ሃያ አራት ሰዓት ትጠቀማለህ? እና ሰላሳ ቀን ተጠቅመህ ሰባት መቶ ብር የምከፍለው እና ይሄ ደግሞ ከዳታው አንፃር ስንመለከተው በጣም አሪፍ እና ቆንጆ ነገር ነው ብዬ አስባለሁ። እና ዋይፋይ እኔ እጠቀማለሁ

መጠበቅ ታግ ታግድ ነው። አዎ ታግድ ነው መጠበቅ ታግድ ነው ያልኩበት ምክንያት። መጠበቅ ማለት ከተለያዩ ነገሮች መጠበቅ አለ። ለምሳሌ ከ በሽታ ከተለያዩ አደገኛ ነገሮች እና መጠበቅ ታግድ ነው

የድርጅቱን ባህል ትወዳለህ? ድርጅቱ ባህል አለው። እሱንም እወዳለሁ። ምክንያቱም በድርጅቱ በዓል ጊዜ የሚሰጡን ብዙ ጥቅም አጥቅሞች አሉ። እነዛ ጥቅማ ጥቅሞች የድርጅቱን ባህል እንድወድና እንድቀበል አርጎኛል። እና እኔ የድርጅቱን ባህል እወዳለሁ

መብረቅ ፈሪ ነው መብረቅ በጣም ከባድ እና አደገኛ ነገር ነው። ብዙ ጊዜ ከሰማይ ወደ መሬት የሚወርድበት ሰዓት ብዙ ነገሮችን ሊያጠፋ ይችላል እና መብረቅ መፍራት ከባድ የሚባል ነገር አይደለም ይሄ ኖርማል ነገር ነው እና መብረቅ ፋራ ነው? ለሚለው አዎ ፋራ ነው።

የሽያጭ ግቦች አሉህ? አዎ ብዙ የሽያጭ ግቦች አሉኝ። እነዛም የሽያጭ ግቦች። እኔን ወደ ትርፋማና ሀሪፍ ቢዝነስ እንዲኖረኝ አርገውኛል። እና የሺያጭ ግቦቼ ይሄን ይመለከታሉ ቢያንስ በቀን አስር ኩንታ ላይ ስኳር መሸጥ አለብኝ ብዬ ካሰብኩ ያን አስር ኩንታል ስኳር ሳልሸጥ ወደ ቤቴ አልመለስም ብዬ ለራሴ ነግሬዋለሁ። የከፈልኩትን መስዋዕትነት ክፍዬ በቀን አስሮሽ ኩንታል መሸጥ እንዳለብኝ ራሴን ስላሳመንኩት በቀን አስርኩንታልና ከዛ በል እየሸኩ እመጣለሁ። እና ይሄ የሽያጭ ግቤ ደግሞ በጣም ትርፋማና ሀዲፍ ገበያ እንዲኖረኝ አርጎኛል። እና የሽያጭ ግቦቼ አሉኝ። ግቦቹም እንደምትመለከታቸው አሁን እንደነገርኩ ነው

መብራት ሲቋረጥ ምን ታደርጋለህ? አሪፍ ጥያቄ ነው እኔ ብዙ ጊዜ መብራት ሲቋረጥ የማደርጋቸው ነገሮች ብዙ ናቸው። ለምሳሌ የመብራት ሀይል ሰራተኞችን በመጥራት እንዲተባበሩኝና እንዲያግዙኝ አደርጋለሁ። ሲቀጥል ደግሞ እንደዛ እገዛ የማላገኝ ከሆነ የተለያዩ መብራቶችን በራሴ ለመፍጠር ሞክራለሁ። ለምሳሌ እንደ ሻማ የሶላር መብራቶች ምናምን በራሴ ፈጥሬ ቤቴን ከጨለማ አድናለሁ ብዬ አስባለሁ። እና መብራት ሲቋረጥ የማደርጋቸው ነገሮች አሁን እንደነገርኩህ ነው

ከአለቃ ጋር ግንኙነት እንዴት ነው? ከአለቃየ ጋር ግንኙነታችን ሀሪፍ የሚባል ነው። አለቃየ ያዘኝና የምፈልገውን ስራ በቀልጠፋና በፈጣን መንገድ አሪፍ አድርጊ ስለምሰራ አለቃየ ጋር በጣም አሪፍ ግንኙነት አለን። እና አለቃየም በዝምድና እንገናኛለን አለቄ የእናቴ ወንድም ነው። እና በእናቴ በኩል ነው ወደ እሱ ቢሮ የገባሁት። እና በዝምድናም ሆነ በተለያዩ ስራዎች ሀሪፍ አድርጌ ስለምሰራ አለቃየ ጋር ግንኙነታችን በጣም አሪፍ ነው። ከግንኙነትም አልፎ ዘመድ ስለሆንን በጣም አሪፍ እና ጥሩ የሚባል ግንኙነት አለን ካለቃየ ጋር። እና መልሱ ካለቃየ ጋር ሀሪፍ ግንኙነት አለኝ

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ የምወደው አይነት ሰው ነኝ ጥያቄው አሪፍ ነው። እና ቀዝቃዛ የአየር ሁኔታ የምወድበት ምክንያት ከሙቀት የተሻለ ቅዝቃዜ ይሻላል ሙቀትን በምንም ልንከላከለው አንችልም ቅዝቃዜን ግን በተለያዩ ልብሶች እና በተለያዩ ምግቦች ሰውነት በሚያሞቁ ምግቦች መከላከል እንችላለን። እና ተወልጄ ያደኩበትም አካባቢ ቀዝቃዛ ቦታ ስለሆነ ከልጅነቴ ጀምሮ የለመድኩት ቀዝቃዛ ቦታ ነው። እና ቀዝቃዛ በጣም ቦታ እወዳለሁ። ቀዝቃዛ ቦታ ላይ ብዙ ነገሮች አይበላሹም ለምሳሌ አሁን ምግቦች ቀዝቃዛ ቦታ ላይ በጣም ለረጅም ጊዜ ይቀመጣሉ። ይህም እንደሚያመለክተው ከሆነ ሳይንሱ የሚለው ፈንገስ በብርድ ሰዓት አይራባም ይላል። በሙቀት ሰዓት የሚራባው ስለዚህ የተለያዩ ጥቅማ ጥቅሞች አሉት እና እኔ ቀዝቃዛ የአየር ፀባይ እወዳለሁ

አይስክሬም ትወዳለህ? አሪፍ ጥያቄ ነው። አዎ አይስክሬም እወዳለሁ። አይስክሬም የምወድበትም ምክንያት በጣም ጣፋጭና ደስ የሚል ጣዕም ስላለው ነው። እና አይስክሬም እንደውድ ያደረገኝ ታላቅ ወንድሜ ነው። በልጅነቴ በየቦታው እየወሰድኩ ይገዛልኝ ነበር። እና አይስክሬም አሁንም አድጌም ቢሆን በጣም ነው የምወደው። ለወንድሞቼ ለታናናሽ ወንድሞቼ እየገዛሁ አልሳቸዋለሁ እነሱም እንዲወዱ እያደረኩኝ ነው። እና አይስክሬም እወዳለሁ

በአደባባይ መናገር ትችላለህ? አሪፍ ጥያቄ ነው""" ለዚህ አሪፍ ጥያቄ፣ አሪፍና ግልጽ የሆነ መልስ እሰጥሃለሁ። እና መልሱንም እንደሚከተለው አቀርብላለሁ። በአዳባባይ መናገር አልችልም፣ ምክንያቱም በአዳባባይ ለመናገር አሪፍ የሆነ በራስ መተማመን ያስፈልጋል፣ እኔ ደግሞ ያ ነገር አለ ብዬ አላስብም፣ ምክንያቱም""" በልጅነቴ እንደዚህ በራሴ እንድተማመን አድርጎ ያስተማረኝ መምህር የለም፣ ሁሉም መምህሮች ተሳስተሃል፣ ልክ አይደለህም፣ መቼም ልክ አትሆንም፣ በሚል ምክንያት""" በራስ መታመን እንዳይኖረኝ አውቃለሁ፣ ስለዚህ በአደባባዊ መናገር አልችልም

የድምጽ መልእክት ትልካለህ በጣም ሀሪፍ ጥያቄ ነው። እና ይሄን ጥያቄ ለሚከተሉም አለው። የድምጽ መልእክት እልካለሁ። ያው ከቴክስት ከመላክ የድምጽ መልእክት መላክ ፈጣና አሪፍ ነው። ብዬ አስባለሁ። እና የድምጽ መልእክት በጣም ቀላል እና ለመላክ ምች የሆነ ነገር ነው። ምክንያቱም ድምጻዊን ብቻ ቅጂ የማድረግ ለተለያዩ ስመላክ ነው። ብዙ ጊዜ እንደዚህ አይነት የድምጽ መልእክት የምንላላከው አላውቀው ከጓደኛዬ ጋር። ጓደኛዬ ጋር ድምጽ መልእክት ይልክልኛል እኔም ድምጽ መልእክት እልክልታለሁ። እና የድምጽ ማለቅ ትልክለታለህ ትልካለህ ለሚሉ ጥያቄ። አዎ እልካለሁ ነው ምልስ

ከልጅነትህ የምትዘከረው ነገር ምንድነው? እኔ ከልጅነቴ የምዘከረው ነገር የለኝም። ግን ዝክር ሲባል ትዝ የሚለኝ ነገር በቤተሰቦቼ ድሮ የምናደርገው ዝክር ነበር። የሚካኤል ዝክር ይባላል ጸበል ጥር አስራ ሁለት ላይ የሚደረግ ዝክር ነው። እና ይሄ ሲወርድ ሲወረድ የመጣ ዝክር ነው ከአያት ጀምሮ አናቴ እየዘከረችው ነው አሁን ታላቅ ወንድሜ እየዘከረው ነው። ቀጣይ እኔን የምዘክረው እና ከልጅነትህ የምትዘክረው ነገር አለ ለሚለው የለም ነው መልሴ

ስንት ብርድ ልብስ ትጠቀማለህ? በጣም አሪፍ ጥያቄ እኔ የምጠቀመው ብርድ ልብስ ብዛት ሁለት ነው። አሁን ያለንበት ሰዓት የብርድ ሰዓት ስለሆነ ሁለት ብርድ ልብስ እጠቀማለሁ። አንዳንዴም ደግሞ የአየር ንብረት በሚቀየርበት ሰዓት ሙቀት በሚሆንበት ሰዓት በአንድ ብርድ ልብስ አድራለሁ። ግን አሁን ያለሁበት ሁኔታ ሙቀት ሳይሆን ብርድ ስለሆነ ሁለት ብርድ ውስጥ የምጠቀመው ሁለቱም ብርድ ድረስ አርሞቀኝ እያለ ነው። አሁን ምንም ሶስተኛ ብርድ ስል ደግም ነው። ያሁን ያለንበት ሁኔታ በጣም ቀዝቀዛና የሚያስጠላ ቦታ ሁኔታ ነው ያለንበት። እና እኔ የምጠቀመው ብርድ ልብስ አይነት ሁለት ነው

ምን ያህል ጊዜ መጽሐፍ ታነባለህ? አሪፍ ጥያቄ ነው እኔ ብዙ ጊዜ መጽሐፍ አነባለሁ፤ ያው ብዙ ጊዜ በእረፍት ሰዓት ነው የማነበው፤ እረፍትም ያው ብዙ ጊዜ አላገኘም። ያው ግን በሳምንት ሶስት ቀን መጽሐፍ አነባለሁ። መጽሐፍ ማንበብ በጣም ሀሪፍና ጥሩ ነገር ነው። ምክንያቱም የተለያዩ ጥቅሞች አሉት ከጥቅሞቹ መካከል በመጽሐፍ ውስጥ የህይወት ትሞክሮ አለ፤ የማናውቃቸው ብዙ ነገሮች አሉ በማንበብ እናውቃቸዋለን። እና በጣም ብዙ ብዙ ነገሮች አሉ በመጽሐፍ ውስጥ እና መጽሐፍ ማንበብ በጣም ጥሩና አሪፍ ነገር ነው የሚለው ነገሩን እና ምን ያህል ጊዜ መጽሐፍ ታነባለህ ብለህ ለጥያቄ ጥያቄ በሳምንት ሁለት የሶስት የህል አነባለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ብዙ ቦታዎች ተጉዤ አውቃለሁ። ያው ግን ከማስታወሳቸው እና ደስ ከሚሉ ቦታዎች መካከል ወደ ባህርዳር ወደ ባህርዳር በምጓዝበት ሰዓት በጣም ሀሪፍና ብዙ ደስ ደስ የሚሉ ነገሮች ተመልክቻለሁ። አዝናኝ የሚባሉ ነገሮችንም አይቻለሁ። እና ባህርዳር በሚሄድበት ሰዓት የዛን ጊዜ የሄድኩት ያው ለመዝናናት ነበር። ለመዝናናት ሄጄ በጣም ሀሪፍ ሀሪፍ ቦታዎች አሏት ባህር ዳር ደስ የምትልና ቆንጆ አገር ናት። እና እኔ ለመዝረናት ወደ ባህር ዳር ነው ሄጄ የማውቀው። እና ሌላም ቦታ ሄጄ አውቃለሁ ወደ አዲስ አበባም ለስራ ሄጄ ሀሪፍ እና ደስ የሚል እይታ አላት። ግን ከባህር ዳር አትበልጥም። እና ወደ የትኛው ቦታ ተዘህ ታውቃለህ ልሚለው ጥያቄ? ወደ ባህር ዳር እና ወደ አዲስ አበባ

በእጅ መጽሐፍ ትወዳለህ? አዎ አሪፍ ጥያቄ ነው በእጅ መጽሐፍ እወዳለሁ። እንደወደ ያደረገኝም ምክንያት በእጅ በምጽፍበት ሰዓት ደስ የሚል ስሜት ይሰማኛል። እና የእጁ ጽሁፌም ስለሚያምር በብዙ ሰዎች ዘንድ አድናቆትና ሙገሳ ስለሚሰጠኝ ያ አድናቆትና ሙገሳ ለኔ ሞራል ሆኖ በእጄ መጽሐፍ እንድወድ አርጎኛል። እና በእጄ መጽሐፍ የለመዱት ገና ኬጂ ሶስት ኬጂ ሁለት እያለው ነው። ገና የህፃናት ክፍል ውስጥ እየለው በእጄ መጽሐፍ የለመድኩት። እና አሁን ድረስ አሪፍ የእጅ ጽሁፍ አለኝ ብዬ አስባለሁ። እና በእጄ መጽሐፍ የምወደውም የተለያዩ ሰዎች በእጄ ጽሁፌ ምክንያት የተለያየ ሙጋሳዎች ስለሚሰጡኝ ለኔ ሞራል ሆኖኝ ነው የእጅ ጽሁፌን ነው የወደድኩት። እና በጅ በፃፍ ትወዳለህ? ለሚለው ጥያቄ አዎ እወዳለሁ ወይ አዎ እወዳለሁ ነው የኔ መልስ።

ቅሬታዎችን እንዴት ታስተናግዳለህ? እኔ ቅሬታዎችን የማትተናግድበት መንገድ የተለያየ ነው። አንዳንድ ቅሪታዎች አሉ። አብዛኛው ቅሪቶች በፍቅር የተሞሉና በትህትና የታገዙ ናቸው። አንዳንዶቹ ደግሞ በእልክና በቁጣ መንፈስ የታገዙ ናቸው። አንዳንዶቹ ደግሞ ይበስ ብሎ በዛቻና በማስፈራት የታገዙ ቅሬታዎች አሉ። እና ለሁሉም የተለያየ አይነት ቅሬታዎች ማስተናገድ የቻሉ ለምሳሌ የትግስትና የፍቅሩን በትግስትና ፍቅርና ይቅርታ በማለት አሳልፋለሁ። ይሄ የዛቻና መፋሪያውን ደግሞ እኔ እልከኛ ነኝ ከልጁ ከድሮ ጀምሮ አልቀበለውም። ሲጀመር ቅሬታውን እና እንደ ቅሬታዎቹ ማስተናገድበት መንገድ ይለያያል።

በልጅነቴ የምወደው ጨዋታ እግር ኳስ ነው፣ እግር ኳስ በጣም ነው የምወደው፣ አሁንም ድረስ በጣም ነው የምወደውና በጣም የምፈልገው ጨዋታ ቢኖር እግር ኳስ ነው። እግር ኳስ ከመጫወት አልፌ እመለከታለሁ፣ በውጪው አለም የእንግሊዝ ፕሪሚየር ሊግ የማንችስተር ዩናይትድ ደጋፊ ነኝ። እና፣ እግር ኳስ እንድወድ ያረገኝ ምክንያት ታላቅ ወንድሜ ነው፣ ታላቅ ወንድሜ የእግር ኳስ ላይ በጣም ጎበዝና አሪፍ የሚባል ልጅ ነበር እሱን በመከተል፣ እሱ አንዳንድ ከህሎቶችን አስተምሮኝ አሁን ላለውበት የእግር ኳስ ችሎታ እሱ ነው ዋና ትልቁን ሚና የወሰደው እና""" ወንድሜን በዚህ አጋጣሚ ላመሰግን እፈልጋለሁ፣ እና እግር ኳስ ነው በጣም የምወደው ጨዋታ

የምትወደው ፊልም ምንድነው እኔ በጣም የምወደው ፊልም ፕሪዝን ብሬክ ይባላል ይህ ፊልም በጣም ሀሪፍ እና ቆንጆ የሚባል ፊልም ንው እና ለሆሊውድም በጣም ሀሪፍና ጥሩ ገቢ አስገብቷል ፊልሙ የሚያመለክተው የሆነ ሁለት ወንድማማቾች ነበሩ አንድ ወንድም እፍርድ ቤት ይገባበትና ይሄኛውን ወንድም ለማውጣት ይሄኛው ወንድምየው ጥፋት ሰርቶ ባንኮችን ዘርፎ ወደ ሰቤት ገብቶ ወንድም አስመልጦት ፖሊሶች በተለያየ ቦታ እነሱን እየፈለጉ የሚያሳይ ፊልም ነው እና በጣም አሪፍ እና ቆንጆ የሚባል ፊልም ነው ይሄን ፊልም ደጋግሜ ባየው የማይሰለች ፊልም ነው አሁን ክፍል አንድ አልቆ ክፍል ሁለት ይጀምራል ተባሏል ክፍል አንድ ዘጠና ሰባት ዘጠና ሰባት ፓርት ነበሩ ክፍሎች እና ክፍል ሁለትን እየጠብቅን ነው። አና በጣም እምወደው ፊልም ፕሪን ብሬክ ነው።

ዋይፋይ ትጠቀማለህ? አዎ ዋይፋይ እጠቀማለሁ። ዋይፋይ መጠቀም በጣም ጥሩና አሪፍ ነገር ነው። በዋጋውም ደረጃ በጣም አሪፍ ነው። በወር ሰባት መቶ ብር ነው የምንከፍለው እኛ የምንጠቀመው ዋይፋይ። እና በጣም አሪፍ ነው። አሁን ዳታ ለመጠቀም ብንፈልግ በቀን አንድ መቶ አስራ ሰባት ብር አካባቢ ገብቷል ይሄ ደግሞ ምን ያመለክታል? ያው ዳታ ከዋይፋይ የበለጠ ብር እና ጊዜ እንደሚፈልግ ነው እና ዋይፋይ ይጠቀማሉ ዋይፋይ መጠቀምም ደግሞ ለተለያዩ ነገሮች እንጠቀምኛለን ግን። ለምሳሌ ለትምህርትም ሆነ ለመዝናኛነት ለተለያዩ ኦንላይን ስራወች እንዲጠቅመኝ አርጎኛል። እና ዋይፋይ እጠቀማለሁ

በመንገድ ላይ ምግብ ትገዛለህ አሪፍ ጥያቄ ነው? አዎ በመንገድ ላይ የተለያዩ ምግቦችን እገዛለሁ። በመንገድ ላይ የተለያዩ ጣፋጭ እና ሀሪፍ ነገሮች ይሸጣሉ። እነዛን መግቦች በመንገድ ላይ በምጓዝበት ሰዓት እየገዛሁ እጠቀማለሁ። ለምሳሌ በእኛ አካባቢ የምሽጡ መግቦች እርጥብ አሳምቡሳ ቼፕስ ብዙ ኮኪስ ብዙ አይነት ነገሮች ይሸጣሉ። እና እነዚህ ነገሮች በጣም ጣፋጭ እና ደስ የሚሉ ነገሮች ናቸው። እና እነዚህን እየገዛሁ እጠቀማለሁ። እቤት እስከምደርስ ድረስ ከትምህርት ቤት መሆን ከቢሮ ስመልስ እቤት እስከምደርስ ድረስ መንገድ ላይ እነዚህን መግቦች ገዝቼ እየተመገብኩ ነው ወደ ቤት የምደርሰው። እና በጣም ጣፋጭ እና አሪፍ ነገሮች ናቸው። እቤት እና የውጭ ምግብ እገዛለሁ እጠቀማለሁ

ወደ ስራ በሰአቱ ትደረሳለህ አሪፍ ጥያቄ ነው? እኔ ወደ ስራ በሰአቱ እደርሳለሁ። ያው አንዳንዴ ብቻ ትናንሽ ችግሮች ሲያገጥሙኝ ነው ወደ ስራ በሰአቱ የማልደርሰው ከችግሮቹ መካከል የተለያዩ የትራንስፖርት ማጣቶች እንቅልፍ እና የተለያዩ የቤተሰብ ችግሮች ስያጋጥሙኝ ወደ ስራ በሰአቱ ላልደርስ እቺላለሁ። ይሄም ደግሞ ሁሌ ወደ ስራ በሰአቱ አትደርስም ለማለት ያስቸግራል እና ያው ከእነዚያ ችግሮች ውጭ ሁሌ በሰአቱ ወደ ስራ የሚደርስ ሰው ነኝ። እና አመሰግነለሁ

ምን አይነት ፖርሳ ትጠቀማለህ? እኔ ብዙ ጊዜ የምጠቀመው ፖርሳ ባለ ሁለት ማንገቻ መያዣ ያለዉን ፖርሳ ነው። ትልቅና ሰፊ ስለሆነ የተለያዩ እቃዎችን ያለምንም መሳቀቅ እና ያለምንም ችግር ይይዝልናል። ስለዚህ እኔ የብዙ ጊዜ የምጠቀመው ፖርሳ ከኋላ ሁለት እጀታ ያለው ነው። ትምህርት ቤት በሚሄድበት ሰዓት ብዙ መጽሐፍቶች እና ብዙ ደብተሮች እስኪ ብርቶች እስራሶች ፒሲዎች ታብሌቶች ስልኮች ስለሚይዝልኝ ሀሪፍና ምቹ ነው። በምናዝልበት ሰዓት ለወገባችን ሆነ ለትካሻችን አይበላም አይሰረሰርም። ምቹ ነው እና እኔ የምጠቀመው ፖርሳ አይነት ባለ ሁለት ማንገቻ ያለውን የትምህርት ፖርሳ ነው

የስራ ግምገማ ታደርጋለህ አዎ ብዙ ጊዜ የስራ ግምገማዎች አደርጋለሁ። ብዙ ጊዜ ቢሮዎች ላይ የስራ ግምገማዎች ማድረግ ስራው ምን ያህል ደረጃ ላይ እንደደረሰ በቀላሉ መገንዘብ የሚቻል ለምሳሌ? ስራው ወደ ታች እያሽቆለቆለ ከሆነ በምንድነው የምናውቀው በስራ ግንገማ ነው። በስራ ግምገማ ሰዓት የስራውን ባርግራፍ ስናየው ወደ ታች እየወረደ ከሆነ ስራ ሀሪፍ እና ጥሩ ደረጃ ላይ እንዳልሆነ እንገናዘባለን። በተቃራኒው ደግሞ ወደ ላይ ከሆነ ስራው አሪፍ እና ጥሩ ደረጃ ላይ እንደሆነ እንገነዘባለን። ግን ግራፍ ወደታች ከሆነ ግራፍ ለምን ወደታች ሆነ? ማነው የበኩሉን የስራውን ድርሻ አልተወጣውም የሚለውን ጥያቄ? ሰራተኞችን በመጠየቅ መልስ በማግኘት ስራዬን ከታችኛው ወደ ላይ መውሰድ አቅም አለው። ግምገማ እና ግምገማ ለስራ እድገት በጣም ወሳኝ ነገር ነው። እና እኔም የስራ ግምገማ ቢያንስ በሳምንት ሁለቴ አደርጋለሁ። እና በማድረግም ደግሞ በጣም አሪፍ እና ጥሩ ስራ እንዲኖር ያውኛል።

ቀልድ መናገር ትወዳለህ? እኔ ቀልድ መናገር የምወድ አይነት ሰው አይደለሁም። ምክንያቱም አባቴ ኮስታራና ቁጡ አድሪጓ ያሳደገኝ ልጅ ነኝ። በዚህም ምክንያት አባቴም ኮስታር እና ቁጡ ስለነበር። ቀልድ መቀለድ ምንም ጥቅም የለውም። ከቀልድ ይልቅ ቁም ነገ ነው ጥቅም ያለው ብሎ አስተምሮ ሳለሳደገኝ። ቀልድ ላይ ብዙም አይደለሁም እና ቀልድ መናገርም አልወድም። በቀልድ መቀለድ ጥሩ አይደለም ብሎ ባስተማሪ ትምህርት ላይ። ብዙ አይነት ጥቅሞች አግኝቻለው በቁም ነገር ውስጥ በምንሄድበት ሰዓት ሰዎች ራሱ ለቁም ነገር ነው የሚፈልገው። ሁሌ ቀልድ የምንቀልድ ከሆነ ለቁም ነገር አይፈልጉንም ቀልደኛ ነው አያስፈልግም እያሉ ይራሱናል እና ቀልድ መናገር አልፈልግምም አልወድም።

ጊዜህን በደንብ ታስተናድራለህ አሪፍ ጥያቂ ነው? አዎ ጊዜህን በደንብ አስተዳደራለሁ። ጊዜን ደግሞ በደንብ ማስተዳደሪ ምክንያት በጣም ሀሪፍና ቆንጆ ነገሮች አገኛለሁ በህይወቴ ውስጥ። ለምሳሌ ጊዜን በደንብ በማስተዳደርበት ሰዓት ቀልጣፋና ሀሪፍ የስራ እቅድ ይኖረኛል፤። ለምሳሌ ጊዜን ሳስተዳደር ዛሬ ጠዋት ከሁለት ሰዓት እስከ አራት ሰዓት ድረስ ይሄን ስራ መስራት አለብኝ ብዬ ከጨረስኩ። ያን ስራ ከሁለት ሰዓት እስከ አራት ሰዓት ድረስ ያለምንም ነገር። ያለምንም ለምሳሌ መዝናኛ ቲክቶክ ሳላይ ሳልተኛ ምን ሳል ያን ስራ መጨረስ እንዳለብኝ ለራሴ ስለነገርኩት ያን ስራ ጨርሼ ነው ምንም ነገር የማደርገው፤። መብላትም ቢሆን ማለት ነው። እና ጊዜ የማስተዳደር በጣም ሀሪፍ ነው። ይጠቅማል እንጂ አይጎዳም ባይ ነኝ። እና ጊዜን እኔ አስተያድራለሁ

ትንኞች በአካባቢው አሉ አሪፍ ጥያቄ ነው። በነካባቢ ትንኞች አሉ? እንዴት እንደማጠፋቸውም ገራ ገብቶኛል፤። አካባቢ ላይ ብዙ የተቋተረ ውሃ ስለሚበዛ በዛ ላይ ተራብተው ተራብተው ትንኞች በአካባቢ ብዙ አሉ። እና ማታ ማታ በምተኛበት ሰዓት እየመጡ የተለያዩ ቦታዎች እየነከሱኝ አሳምመውኛል እና እንቅልፍም ነስቶኛል። እና እንዴት ማድረግ እንዳለብኝም አላውቅም፤። የተለያዩ እነሱ ማጥፊያ ኬሚካሎች ረጨው። እነሱ ግን ሊጠፉ አልቻሉም። እና በአካባቢው ትንኝ አለ ብለህ ለጠየቅኸኝ ጥያቄ አዎ አለ ነው የኔ መልስ።

የጎረቤቶችህን ድምጽ ትሰማለህ? አሪፍ ጥያቄ ነው። አዎ የጎረቤቼ የጎረቤቶቼን ድምጽ እሰማለሁ። ብዙ ጊዜ ጎረቤቶቼ ዘፈን በመክፋት ማታ እስከ ሌሊት ስድስት ሰዓት ድረስ ኧ ዘፈኑን ሳያጠፉት እየጨፈሩ ይቆያሉ። እና በዚህ ጊዜ የእኔ የመተኛትም እንድል የለኝም። የእነሱን ድምጽ እየሰማሁ ምንም መተኛት አልችልም። እና በዛ ላይ ደግሞ ብዙ ጊዜ ይጣላሉ ባልና ሚስት ጎሪቤታችን እና በሚጣሉበት ሰዓት በጣም ብዙ ጭቅጭቅ አለ። ያን ጭቅጭቅ ደሞ ቤታችን አጠገብ ላጥገብ ስለሆነ ይሰማኛል። እና የጎረቤቶችን ድምጽ ትሰማለህ ብለህ ለጠየከኝ ጥያቄ? ይሄነ ነው መልሴ አዎ እሰማለሁ ነው መልሴ

ጭንቀት ሲሰማህ ምን ታደርጋለህ? እኔ ብዙ ጊዜ ጭንቀት በሚሰማኝ ሰዓት ወደ ሃይማኖት ተቋም በመሄድ እጸልያለሁ። ከዛ አልፎ ደግሞ ብዙ ጊዜ ጭንቀት ሲሰማኝ የተለያዩ ዘፈኖችን በመስማት በዘፈኖች ውስጥ ራሴን ደብቃለው። ጭንቀት የሚሰማኝን አይነት ስሜት የሚገልጽ ሙዚቃ በመፈለግ ያን ዘፈን በመክፈት ራሴን እንደምንም ከጭንቀት ለመውጣት ሞክራለሁ። እና ፈጣሪ ጋር ሄጄ እጸልያለሁ። ለምን እንደዚህ እንደሆንኩም እጠይቀዋለሁ? እና ጭንቀት በሚሰማኝ ሰዓት ወደ ሃይማኖት ቦታ ነው የሚሄደው

ማታ ከስራ በኋላ ምን ተደርገለህ? ማታ ብዙ ጊዜ ከስራ በኋላ የማደርጋቸው ነገሮች ብዙ አይደሉም ከስራ እንደተመለስኩ ወዲያውኑ በመጀመሪያ ደረጃ ሻወር እገባለሁ ገላዬን ከጠብኩ በኋላ እራት ለማብሰል ወደ ኪችን ወይም ወደ ማድ ቤት ይገባና ማድ ቤት ይገብቼ የተለያዩ ነገሮችን እመለከታለሁ፤ ያሉኝን ግብአቶች በመመልከት የምሰራውን እራት አስባለሁ፤ ከዛ እራቴን እሰራለሁ፤ እራቴን ሰርቼ ከበላው በኋላ ስልኬን ይዤ አልጋዬን በመተኛት፤ ለትንሽ ደቂቃ እቆያለሁ ከዛ አንቀልፌን እተኛለሁ ማለት ነው።

ከደንበኞች ጋራ ትሰራለህ? እኔ ለዚ ጥያቄ መልሴ አዎ ነው። ምክንያቱም ከደሜዎቹ ጋር በምሰራበት ሰዓት ሀሪፍ የሆነ ስራን መስራት ቻለሁ። ደንበኞቼ ማለት ለኔ ለስሬ ስኬታማነት ሚስጥር ዋናኛ ምንጮች ናቸው። እና ከደንብኝ ውጪ ጋር በጋራና በመታሰብ በመፍቅር ሆኜ ስራውን እሰራለሁ

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ እወዳለሁ። ሙዚየም የተለያዩ ታሪካዊ ነክ ነገሮች የሚቀመጥበት ቦታ ነው። እና ሙዚየም በሚሄድበት ሰዓት የተለያዩ የድሮ እቃዎችን ታሪኮችን እመለከታለሁ። እነዚያ የተለያዩ የድሮ እቃዎች እና ታሪኮች የሆነ ምክንያት እና ትልቅ ስምምዕላቸው እዛ ውስጥ ስለተቀመጡበት እና ያንን ስበብ አጣርቼ ደርሼበት መስማት በጣም የሆነ የስሜት እርካታ ይሰጠኛል። እና ሙዚየም መሄድ እወዳለሁ በአካባቢ ያሉ ሙዚየሞችን ጎብኝቼ ጨርሻሉ ወደ ተለያዩ ሀገራት እየሄድኩኝ ሙዚየሞችን መሆን እፈልጋለሁ

የቪዲዮ ጥሪ ታደርጋለህ? አሪፍ ጥያቄ ነው አዎ ብዙ ጊዜ የቪዲዮ ጥሪዎች አደርጋለሁ። እሱም የቪዲዮ ጥሪ የማደርገው አጎቴ ጋር አጎቴ ውጭ ሀገር ነው ያለው እና መደበኛ ስልክ አይሰራም። እና አጎቴ ጋር የምንገናኝበት መንገድ ወይ በቴሌግራም ወይ በኢንስታግራም። የተለያዩ የቪዲዮ ጥሪዎች በማድረግ ነው። እና በቪዲዮ ጥሪዎች አጎቴ ጋር እንገናኛለን። በምንገናኝበትም ሰዓት ስለ ብዙ ነገር ነው አይደለም። ለምሳሌ ስለእነሱ ሀገር ሁኔታ ስለእኛ ሀገር ሁኔታ እኛ ሀገር ኑሮ እንዴት እንደሆነ? ብሩ ርካሽ ነው ውድ ነው የሚለውን የተለያዩ ነገሮች እንዲልክልኝ እጠይለው። እና የቪዲዮ ጥሪ ታደርጋለህ ብለህ ለጠየከኝ ጥያቄ አዎ አደርጋለሁ ነው። የኔ መልስ

ስራዎችን በቅድመ ተከተል ታስቀምጣለህ? አዎ ስራዎችን በቅድመ ተከተል አስቀምጣለሁ፤ ምክንያቱም መስራቶችን በቅድመ ተከተል ማስቀመጥ በጣም ሀሪፍ እና ጥሩ ነገ ነው ከጥሩ ነገር ስንጀምር ስራዎችን በቅድመ ተከተል ማስቀመጥ የተለያየ ጊዜ ይቆጠባል፤ ጉልበት ይቆጠባል፤ ለምሳሌ ዛሬ መስራት የለብንም ስራ በዛሬ ካልሰራነው ካዳርን ነገ ላይ ይደራረብብናል የነገና የዛሬን ስራ ነገ በምንሰራበት ሰዓት አቅማችንም ሆነ ጊዜያችን ይሞታል እና ስለዚህ ስራዎችን በቅድመ ተከተል ማስቀመጥ ሀሪፍ ነው እና እኔም ስራዎቼን በቅድመ ተከተል አስቀምጣለሁ። በማስቀመጤም ትጠቅመኛለህ እንጂ አልጎዳኝም

የስራ ምግባር ታከብራለህ? አዎ የስራ ምግባር አከብራለሁ። የስራ ምግባር በማክበሬም የተለያዩ ጥቅሞች አግኝቻለሁ በስራዬ ቋሚና ዘልቀታዊ የሆነ ሰው እንደሆነ አርጎኛል። እና ከኖርማል ሰራተኛ ከመደበኛ ሰራተኛ ወደ ማናጀር አሸጋግሮኛል። ይሄ ደግሞ ምን ያመለክታል? የስራ ምግባር ማክበር በጣም ጥሩና አሪፍ ነገር እንደሆነ ነው። እና እኔ የስና መግባር አከብራለሁ

የጨረቃ ብርሃን ትወዳለህ? በጣም ሀሪፍ እና ቆንጆ ጥያቄ ነው። እና ለዚህ ሀሪፍና ቆንጆ ጥያቄ እንደሚከተለው መልስ እሰጥሃለሁ። የጨረቃ ብርሃን እወዳለሁ። ምክንያቱም ጨረቃ የጨለማውን ሀይል ገፍፋ። ብርሃን ታደርገዋለች ጨለማውን እና በጣም ደስ የሚል ብርሃን አላት። ለይተህ እራሱ በጣም የሚማረክ ነው። ብዙ ጊዜ ውጭ ላይ ቁጭ ብዬ የጨረቃ ብርሃንን በማየት እዝናናለሁ። እና የጨረቃ ብርሃን እወዳለሁ

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ እንግዲህ እስከ ዛሬ እኔ በተጠቀምኩት መሰረት እንደ እያጠቃቀሙ ይለያያል። የስልኬ ባትሪ ጌም ነገሮችን በምጫወትበት ሰዓት ቶሎና በፍጥነት ያልቃልነገር ግን ያለጌም በምጠቀምበት ሰዓት ይቆይልኛል። እና ይሄን ያመለክታል ስልኬ በጌም ባትሪውን ቶሎ ቶሎ እንደሚጨርስና የተለያዩ ማህበራዊ ሚድያዎች ቲክቶክ ቴሌግራም በምንጠቀምበት ሰዓት ቀስ ይላል። እና ጌሞች በምጫወትበት ሰዓት በቀን እስከ ስምንት ሰዓት ድረስ ብቻ ይቆይልኛል። ግን እንደዚህ ቲክቶክ ቴሌግራም ምናምን እተጠቀምኩኝ በቀን አስራ ሁለት ሰዓት እና ከዛ በላይ ቆይልኛል። እና

በምን ሰዓት ተኛለህ? እኔ የምተኛበት ሰዓት እንደየስራው ይለያያል። ብዙ ስራ ሰርቼ ከመጣሁ በጣም ስለሚደክመኝ ድካሙን ማቆቅም ስለማልችል ሁለት ሰዓት እስከ ሶስት ሰዓት ባለ ሰዓት እተኛለሁ። ግን ብዙ ስራ ስራ ሳልሰራ ሰውነቴ ሳይደክመኝ ሳልዝል ከመጣው እስከ አምስት ሰዓት እና ስድስት ሰዓት ድረስ የመቆየት አቅም አለኝ። እዛ ድረስ የምቆየው ግን የተለያዩ ስራዎችን የሰራው ዝም ብዬ አልቆየም። እና እኔ ለመተኛት በስንት ሰዓት ትተኛለህ ለሚለው ጥያቄ ከአራት ሰዓት እስከ አምስት ሰዓት በሚለው እያዝልኝ

ስለ ቤተሰብ ንገረኝ ያልጠያየው? ስለ ቤተሰቤ ብዙ የምናገረው ነገር የለኝም። ቤተሰቤ በጣም ደስ የሚሉ የዋህና ፍቅር የሆኑ ሰዎች ነው ያሉኝ። ከእነዛ መካከል ሁለት ወንድምና ሁለት እህት አለኝ እነሱ ጋርም በሰላም በፍቅርና በመተሳሰብ እንሆናለን። አንዳንዴ ግን ታላቁ ወንድሜ በጣም ያናደኛል። ምክንያቱም ታናሽ ወንድሜን ሰድቦኝ ወይ አናዶኝ በምመታበት ሰዓት ለምን መታው እያለ እኔ ሲመታኝ በጣም ያናደኛል። እና ከቤት ውስጥ የሚያናደኝ ሰው ታላቅ ወንድሜ። ሲቀጥል ደግሞ በጣም የምወደው ሰው ደግሞ ከታላቅ ታላቅ ያለው ወንድም በጣም ነው የምወደው ምክንያቱም እሱን ለምን መታው እያለ ስለሚያግዝልኝ እወደዋለሁ። እና ስለቤተሰቦቼ ይሄን ይመስላል እናቴ ባህር ዳር ተወልዳ ያደገችው። አባቴ ደግሞ አዲስ አበባ ነው። እኛ ደግሞ ደሴን ተወልደን ያለነው እና ስለቤተሰቦቼ ንገሪኝ ላልክ ላልከኝ ጥያቄ መልስ የሰጡ ይመስለኛል እና ጨርሻለሁ